እሺ እንግዲህ በጣም ጥሩ ጥያቄ ነው ማለት ነው እንግዲህ እያንዳንዱ የጥያቄዎች ሂደት በጣም ጥሩ የሚባሉ ናቸው እና ከዚህ ከዚህ አንፃር ደግሞ ጥሩ የሆነ የንግግር ሂደትንም ሆነ የእያንዳንዱን የእውቀት ደረጃ ለማስፋት እንግዲህ ብዙ ነገሮችን አይተናልና ተመልክተናል ጥሩ ጊዜ እያሳለፍን ነው ማለት ነው። እንግዲህ ወደ ጥያቄው ስገባ ደግሞ እንግዲህ ያው ጥያቄው የሚለው እንደገና ጥቅም ላይ ማዋል ታደርጋለህ የሚል ጥያቄ ነው እንግዲህ እንደገና ጥቅም ላይ ማዋል እንግዲህ ብዙ ነገሮች እንደገና ወይም ደግሞ በድጋሜ ይሄን ስራ ላይ እንዲወሉ የማረግበት ሂደት በደንብ አለ ማለት ነው። የተለያዩ ነገሮች ይኖራሉ እና እነዚህን ነገሮች ደግሞ የተወሰነ ጊዜ ላይ የተወሰነ ስራ ሰርተው በትንሽ መበላሸት ሂደት ተቀምጠው ከዛ ጊዜ በኋላ ደግሞ ጥሩ የሆነ የአሰራር ሂደት የሚሰሩበት ሂደት አለና ይሄ ደግሞ ዋናኛው መሰረታዊ ጥቃሚ ነገር ነው ብዬ አስባለው ነው። እና ይሄ ደግሞ እያንዳንዱን ስራችንን ለመከወንም ሆነ እያንዳንዱን የውጣ ውረድ ሂደትን በደንብ የምናይበት ሂደት ነው ብዬ አስባለሁ እና ይህ ደግሞ እያንዳንዱን ስራችንን በተገቢ መንገድ እንድንሰራ የሚጠቅመን ነው ብዬ አስባለሁ እና እንግዲህ እንደገና ጥቅም ላይ ማዋል ብዙ ነገሮች እንደገና ጥቅም ላይ ማዋል የሚችሉበት ሂደት አለ ማለት ነው። ለምሳሌ እነትን እናነሳለን እንግዲህ የተለያዩ ለምሳሌ ብረት ብረቶች ለጊዜው ለምሳሌ መኪና ላይ እንኳን የሚገጥመው ብረታ ብረቶች በመጀመሪያ ጊዜ ላይ ጥሩ የሆነ የማገልገል ሂደት ወይም ደግሞ በጣም በሚያምሩ ሂደቶች ውስጥ ጽድት ብለው የምንገለገልባቸው ናቸው እና ከጊዜ ሂደት ደግሞ ያ በጣም ከሚታሰበው በላይ የሚለዋወጥበት ሂደት አለ። ለምሳሌ በአጋጣሚ ሲበላሽ እንዲሁ ደግሞ አጋጣሚ ሆኖ መኪና ሲገለበጥ ሊሆን ይችላል። ይሄ ይሄ ሲደረግ እንግዲህ ብዙ ነገሮች የሚሰባበሩ ነገሮች ይኖራሉ እና እነኛ ደግሞ እንግዲህ ለብቻ ተነስተው ተጠጋግነው የሆነ አነስ ያለች በአቅማቸው ልክ ወይም ደግሞ እነኛ ተገጣጥሞ በሚሰራበት ልክ በተገቢው መንገድ ተቀይረው ጥሩ የሆነ ስራዬ ለመስራት የሚያከናውኑባቸው ሂደቶች አሉና ይህ ደግሞ በዋነኝነት እንግዲህ እያንዳንዱን የህይወት ውጣ ውርድ ሊሆን ይችላል። እንዲሁም ደግሞ እያንዳንዱን የ አመለካከት ሂደትም ሊሆን ይችላል እንዲሁም ደግሞ በዋነኝነት ጥሩ የሚባል የህይወት ጉዞም ሲኖረን በጣም ደስ የሚል አመለካከትን ይፈጥርልናል ማለት ነው። ይሄ ደግሞ ለእያንዳንዱ የ ሂሳብ ሂደት ወይም ደግሞ የኑሮ ደረጃ ልዩ የሆነ ያአስታሳሰብ ሂደትም ሆነ የአመለካከት ሂደትን የሚሰጠን ነው ብዬ አስባለሁ። እና ከዚህ ከዚህ ጋር ተያይዞ ትልቅ የሆነ አመለካከት ሂደት ሲኖረን ወይም ደግሞ ለውጥ የምናሳይበት ሂጀስ ሲኖር በዋናኝነት ለእያንዳንዱ የምናደርገው ጥሩ ነገር ደግሞ መልካም ያአስተሳሰብ ሂደት በጣም ዋናኛውን ቦታ የሚይዘው ነው ብዬ አስባለሁ። እና ይሄ ደግሞ ለእያንዳንዱ የእውቀት ደረጃ ወይም ደግሞ የእውቀት ግንዛቤ ዋናኛ ቦታውን የሚፈጥርልን ነው። እና ይሄ ደግሞ እያንዳንዱን የምንሰራው ሰራና ወይም ደግሞ የምናደርገው የተግባራዊ ሂደትን በልዩ ሁኔታ ሊያሳምር ወይም ደግሞ ሊያሻሽልን የሚችልበት ሂደት አለና እንግዲህ እንደ አጠቃላይ ደግሞ ብዙ ነገሮች ተበላሽተው ከሚታሰበው በላይ ተበላሽተው ከዛ በጊዜ ሂደት ደግሞ ለተለያዩ ትናንሽ ቁሳቁሶች የሚያገለግሉበት ሂደት አሉ። ለምሳሌ ትንሿን እንኳን ብናይ አንድ ባልዲን እንኳን ብናይ አንድ ላስቲክ የሆነች ባልዲን ብናይ ውሃ መቅጃ ምናምን እንጠቀማታለን እና በጊዜ ሂደት ያቺ ስትሰበር ደግሞ አፈር ውስጧ እንከትና የተለያዩ እጸዋቶች ሊሆን ይችላል አታክልቶች ሊሆን ይችላል እንዲሁም ደግሞ የተለያዩ አበባዎች የሚያወጡ የተለያዩ የአበባ ዘርያዎችን ልንተክልባቸው እንችላለን። በግቢያችን ውስጥ እና እነኚህ ደግሞ በጣም ደስታን የሚሰጡኝ ደግሞ መልካም የሆነ የመልካም ምድርም ሆነ እያንዳንዱን የቄያችንን ልዩ ፍጥረትን ወይም ደግሞ ልዩ የሆነ ይደነን የሚያጎናጽፈን ነው ማለት ነው። እና እንደ አጠቃላይ ደግሞ ጥሩ የሆነ የአማለካክት ለውጥ ሲኖረን ደግሞ የስራ ጉጉት ሲኖረን እነኚህን ነገሮች በቀላሉ ወደ ጥሩ ነገር የምናደርስበት ሂደት ይኖራል ብዬ አስባለሁና እያንዳንዱን የምንሰራቸውን የስራ ሂደቶችን በተገቢው መንገድ ተረድተን አውቀን እና አስበን በተገቢው መንገድ ከሰራን እያንዳንዱን ነገሮች ጥቅማ አየሰጡን የሚባሉ ነገሮችንም በተገቢው መንገድ ወደ ጥቅም የምናውልበት ሂደት አለ ብዬ አስባለሁ። እና ከዚህ ከዚህ አንፃር ጥሩ የሆነ ግንዛቤ መኖር አለበት ብዬ አስባለሁ ይሄን ይመስላል

እሺ ወደ ቀጣዩ ጥያቄ መጥቻለሁ ማለት ነው እንግዲህ ጥያቄዎቹ ጥሩ የሆነ ግንዛቤን የሚሰጡ ጥያቄዎች ናቸው እንደተረዳኋቸው ማለት ነው። እነዚህ ጥያቄዎች ደግሞ ለኩነት የምንኖራቸውን የኑሮ ሂደቶችን በደንብ የምንመለከትበት ወይም ደግሞ በደንብ የምንረዳበት ሂደት አለ ማለት ነው። እያንዳንዱ ጉዳዮች እንግዲህ ስናይ በጣም ከፍተኛ ሁኔታ ብዙ ነገሮችን ከግምት አስገብተን። ጥሩ የሚባሉትን በጥሩ መጥፎ የመኪን በመጥፎ የምንይዝበት ሂደት አለ ማለት ነው። ይሄ ደግሞ ለእኛ በጣም በጣም ወሳኝ የሚባሉበት ሂደት አለና ከዚህ ከዚህ አንፃር እንግዲህ ብዙ ነገሮችን እያየን ነው ማለት ነው። እንግዲህ ያሁኑ ጥያቄዎችን ደግሞ እንግዲህ ብዙ ጥያቄዎች የሚነሱም አሁንም የተነሳው በጣም አሪፍ ጥያቄ ነው ማለት ነው። እንግዲህ ሰንደል እንግዲህ ጥያቄው ሴንደር ትለብሳለህ የሚል ጥያቄ ነው። እንግዲህ ሴንደር ሴንደር ሳንደል ሳንደል ትለብሳለህ የሚል ጥያቄው እንግዲህ ይሄ ደግሞ ጥያቄ በጣም ጥሩ የሆነ። ጥያቄ ነው እንግዲህ ያው ሰንደል ትለብሳለህ የሚለውን ደግሞ ሴንደር ትለብሳለህ የሚለው እንግዲህ ሴንደር ስንመለከተኝ ደግሞ የልብስ አይነት ሴደር የምንለው ሴደር እያንዳንዱ ላይ የምንለብሳቸው ሄደዎችም አሉ። ወደ ግን እንደ ጥያቄው ስንመለስ ደግሞ እንግዲህ ሰንደል የሚለውን ቃል ግልጽልና ማለት ነው። እንግዲህ ሰንደል ደግሞ በጣም በጥሩ ሂደት መመልከት የምንችልበት ሂደት አለ ማለት ነው። በዋነኝነት ደግሞ ከዚሁ ጋር ተያይዞ ጥልቅ የሆነ ነገር ስናየው ደግሞ ትልቅ የሆነን ምልክታ ስናይ የተገቢውን የሆነ የ አስተሳሰብ ሂደትን የምናይበት ሂደት አለ ማለት ነው። እንግዲህ ወደ እያንዳንዱ መስክም ስንገባ የሆነ እያንዳንዱ በእለት ከእለት ኑሯችን ውስጥ ትልቅ የሆነ የብሩህ ደረጃዬም ደግሞ የህይወት ክህሎትን የምናይበት ሂደት ይኖራል። እና ይህ ደግሞ እያንዳንዱን የህይወት ውጣ ውረዶችን ወይም ደግሞ የህይወት ጉዞዎችን ልጅ ሁኔታ የምናይበት ሂደት ይኖራል ብዬ አስባለሁ። እና ከዚህ ከዚህ አንፃር እንግዲህ ብዙ ነገሮችን ማየት የምንችልበት ሂደት አለ። ለምሳሌ በቤታችን ውስጥ ብዙ ነገሮች ስንሰራ ብዙ የሚባሉ ለምሳሌ በቀላሉ እንኳን ስናይ ቡና እንኳን በቤታችን ውስጥ ሲፈላ እንግዲህ ያው የሚጨሰው ሰንደል ነው ማለት ነው። ወይም ደግሞ ለዛ ለምና ያው ሰንደሎች ተወጣ ደስ እንዲል ፎአደር ደግሞ የሚጨስበት ሂደት አለ ማለት ነው። ይሄ ደግሞ የሆነ መዓዛው ደግሞ የሽታ ጥር እንዲኖረው የሚያደርግ ነው ማለት ነው። ከዚህ ከዚህ አንፃር ደግሞ ትልቅ የሆነ የሽታ ሂደት አለው ማለት ነው። እያንዳንዱን የመአዛውን ስንመለከት ደግሞ በጣም አንዳንዴ ልዩ ልዩ የሆኑ ሰንደሎች ይኖራሉ። እንግዲህ ሰንደሎች የተለያዩ ነገሮች እንደ መሰራታቸው መጠን እንግዲህ ሽታቸው ወይም ደግሞ መዓዛቸው በጣም የሚያውርና በጣም አስቸጋሪ ወይም ደግሞ አስጠሊ የሚባሉ ሰንደሮች አሉ ማለት ነው። እና ከዚህ ከዚህ አጻር እያንዳንዱን የሰንደል ሂደትም በተወሰነ መንገድ ብናየው ብዙ ነገሮችን ተገቢ ለማረም ደግሞ የሽታ ሂደቶችን ለመገምገም የምንጠቀምበት የት አለ። አንዳንዴ ደግሞ እንግዲህ ቤታችን ከውጪ ስንሆን ከስራ ቦታ ሊሆን ይችላል። የተለያዩ ከቅጥር ስራዎች ብቻ የትኛውም ስራ አይነት ቦታ ላይ ስንገባ ልዩ የሆነ መዓዛ እንዲኖረው ሰንደል አሪፍ ቦታ ለኩሰናት በሲለት አለና እንግዲህ ያ ሲሆን ምንድነው? እዛ ቤት ውስጥ በደንብ በደንብ ደስ በሚል ሁኔታ ሽታው አወጣም ልዩ በሆነ መንገድ ለሰዎች ተስማሚ ወይም ደግሞ አመቺ የሚሆንበት ሂደት አለ። እና ይሄ ደግሞ በዋናኛነት አንድ የእያንዳንዱን የሽታ ሂደት የምንመለከትበት ነው። እያሰባን ምክንያቱም የሽታን ነገር ስንመረከት እንግዲህ ብዙ ደስ የሚሉ ሽታዎች አሉ። አስቸጋሪ ሽታዎች ያላቸው ነገሮች አሉ። እና እነዚህ እነዚህ ነገሮች ደግሞ ተግባራዊ አድርገን በስነ ስርዓት ከተጠቀምነው በጣም በጣም ልዩ የሆነ የሳንደም መልካከትም ሆነ የሙያ ክሎት ይኖረናል። እና የደግሞ በዋነኝነት እያንዳንዱን የስራ ሂደት ለመስራት ትልቅ የሆነ የማስተዋልንም ሆነ የጽናትን ሂደት የሚያስረዳን ነው ብዬ አስባለሁ። እያንዳንዱን የሙያ ክፍል ወጥተን ስንመለከተው እያንዳንዱን ጠቃሚ የሚሆንበት መሄድ ሂደት አለ። እንዲሁም ደግሞ የተለያዩ ሽታ ሂደቶችም ደግሞ ለኛ ሊጠቅመው የሚችሉ ሽታ አይነቶች ብዙ እንደመሆናቸው መጠን እነዚህ ደግሞ በተገቢው መንገድ ከአስተካከመው ደግሞ ከሚገባው በላይ ካመቻቸነው የተለያየ ነገር ሽታ ለማውጣት ይጠቅመናል

እሺ በጣም ጥሩ እንግዲህ ጥያቄዎቹ ቀጥለዋል ማለት ነው እንግዲህ ጥሩ ጊዜ እያሳለፍን ነው ደስ ብሎኛል ማለት ነው። እና ወደ ጥያቄዎቹ ስገባ ጥሩ ጥሩ ጥያቄዎች እየተነሱልኝ ነው እነዚህ ጥያቄው ደግሞ በጣም በዋነኝነት ለ መሰረታዊ የሚባሉ ጥያቄዎች ናቸው ማለት ነው። ከዚህ ከዚህ አንፃር ደግሞ ጥሩ የሆነ የአመለካከትንም ለውጥ እንድንይዝ እንዲሁ ደግሞ በጣም ወሳኝ የሆነ የወጡ እውረደድ የምናይበት ሂደት አለ ማለት ነው። ይህ እያንዳንዱም የመኖር ሂደት ደግሞ ነው የውጤቱንም ሂደት በተገቢው መንገድ በሆነ መንገድ የምንመለከትበት ሂደት ነው ብዬ አስባለሁ። እና ከዚህ ከዚህ አንፃር ብጦ የሆነ ሂደት የአመለካከትን ሂደት በተገኘ መንገድ ማየት ይኖርብናል ብዬ አስባለሁና። ከዚህ ከዚህ አንፃር ደግሞ ትልቅ የሆነ ለኛ ጠቃሚ የሚባለው ደግሞ ለአመለካከታችንም መልካም የሆነ እሳቤን ስናስብ እንግዲህ በዋነኝነት ለሰዎች ተስማሚ የሆነ የኑሮ ሂደትንም ለማየት የሚችሉበት ሂደት አለና እንግዲህ ወደ ጥያቄያችንም ስገባ። ማንቂያ ሰዓት ትጠቀማለህ የሚል ነው እንግዲህ በሰዎች እለት ከለግበሯቸው ውስጥ ብዙ የሚያረጉት ውጣ ውረዶች የሚያረጉት ውረዶች አሉ ብዬ አስባለሁ። እና ከዚህ ከዚህ አንፃር እንግዲህ የማንቂያ የምንለው ወይም ደግሞ ለእነኚህ ለሰዎች በጣም ወሳኝ የሚባል የ ያክል ሊሆን ይችላል የሰራዊት ሊሆን ይችላል ተቀጣሪ ሊሆን ይችላል ደግሞ ለራስ ስራ ልምሰሩ ሰዎች ሊሆኑ ይችላሉ። እና እነዚህ ሰዎች እንግዲህ በልዩ ፍሬታ እያንዳንዱን የሙያ ሂደትን ወይም ደግሞ የአመለካከት ለውጥን እንዲያደርጉ ወይም ደግሞ የስራቸው በተሻለ መንገድ እንዲያድግ የሚያደርጉበት ሂደት በዋነኝነት እንግዲህ የጊዜ አጠቃቀማቸው ነው ማለት ነው። እንግዲህ ጊዜ ለመጠቀም ደግሞ አንዳንድ ልናደርጋቸው የምንችላቸው ነገሮች አሉ ያው ደግሞ አላርሙንም ስንመለከት እንዲሁ ደግሞ ተለያዩ እያለ ያለቀቁ ችሎ ነገሮች ይኖራሉ። እና እነሱ እነሱን ደግሞ በተገቢው መንገድ ከተጠቀሙን በዋነኝነት የህይወታችን መስመር የሚይዝበት ብዬ መስመር የሚይዝበት ሂደት ነው ብዬ አስባለሁ። እና ይህን ደግሞ ለማድረግ በጣም በልዩ ሁኔታ ልዩ የሆነ የአእምሮ ሂደትን የምናስተካክልበት ወይም ደግሞ አመለካከታችንን የሚለውጥበት ሂደትም ይኖራል ብዬ አስባለሁ። እና ይሄ ደግሞ በዋነኝነት ትልቅ የሆነ የ ህይወት ውጣ ውረድን የምናይበት ነው ደግሞ ያመለካከትንም እያንዳንዱን ውጣ ውረድ የምናይበት ነው ብዬ አስባለሁ። በዋነኝነት ደግሞ ትልቁ የ ህይወታችን ወሳኝ ወይ ደግሞ መሰረታዊ የምንልበት የምንለው ሂደት በዋነኝነት እንግዲህ ያው ማንቂያ ሰዓት የምጠቀምበት ሂደት አለ ጠዋት ጠዋት ላይ እና አሁን እንግዲህ ማንቂያ ሰዓት የምጠቀመው በዋነኝነት እንግዲህ በጊዜ ለስራችንም ሆነ ለእያንዳንዱ ሂደታችን ሰዓት የምጠቀምበት ሂደት ነው። እዬ አስባለሁ እና ይሄ ደግሞ የማንቂያ ሂደቱ በዋነኝነት ለእያንዳንዱ ለህይወት አካሄዳችንን ደግሞ አመለካከት ለውጣችን በዋነኝነት ልንጠቀምበት የምንችልበት ዋነኛ መሰረት ነው ብዬ አስባለሁ። ይሄ ደግሞ ለእያንዳንዱ ለጥሩ በሚባል ሂደት የሚያከናውን ሰው ሊሆን ይችላል ደግሞ መልካም የሆነ የጓደኝነት ሂደትንም የሚያጎላ ሰው በዋነኝነት ትልቅ የሆነ የአመለካከትንም ሂደት የምናይበት ሂደት ይኖራል እና እያንዳንዱን ሙያዊ ሂደትንም በዋነኝነት ጥሩ የሚባል ሂደት የምናከናውንበት ነው ብዬ አስባለሁ። እና እንግዲህ ያው ጊዜ ለመቆጠብም ሆነ ጊዜያችንን በአግባቡ ለመሄድ ወይም ደግሞ ለስራችን ሰዓት ለመቆጠብ ሊሆን ይችላል በብዙ ወንጌል ልንጠቀምበት የምንችልበት ሂደት አለ። እንግዲህ በዋነኝነት ይህ ጊዜ አጠቃላይ ደግሞ ማንቂያ ሰዓት የምንጥቅምበት ህደት እና እንግዲህ ማንቂያ ሰዓት በጥሩ መንገድ ከተጠቀምን የተቀመጠው አርባ አለመኪና እኛ ወሳኝ ነው የምንለው ደግሞ ጥሩ ነው የምለው የምናስበው አመለካከት ለውጥ እሱን በተገኘ መንገድ ኣጉልቶ የሚያሳይልን ሂደት ነው ብዬ አስባለሁ። ከዚህ ከዚህ አንፃር ር ደግሞ ትልቅ የሆነ የክህሎት ሂደትንም እንመረከትበት የሙያ ሂደት ወይም ደግሞ የጊዜ አጠቃቀም ሂደት ነው ማለት ነው። እንግዲህ ማንቂያ ሰዓትን መጠቀም በዋነኝነት የኪሳራ የሚያመዝንበት ሂደት አለ ግን በተገየመው እንግዲህ እኛ እርሶችን ከነቃን ጥሩ የሚባል ውጤት ላይ ለመድረስ የምንፈጥርበት ሂደት ነው ብዬ አስባለሁ። ከዚህ ከዚህ አንፃር ትልቁ ለሰዎች ተስማሚ የሚሆንበት ሂደትም ብዙ ነገር ይኖራል እና ከዚህ ከዚህ አንፃርም ትልቅ የሆነ ሙያ ትርጉም ይገባል ብዬ አስባለሁ

እሺ በጣም ጥሩ እንግዲህ ጥሩ ሂደቶችን እያሳለፍን ነው ብዬ አስባለሁ። እና እንግዲህ እያንዳንዱን የስራ ሂደቶችን ሆነ ያመለካከት ሂደቶችን በልዩ ልዩ የ እያንዳንዱን የማሰተዳደርም ሆነ የመዋቅ የመገንዘብ የመረዳትም ሆነ የእያንዳንዱን የአመለካከትም በተገቢው መንገድ እያየን ነው ብዬ አስባለሁ። አስባለሁና ጥሩ ጊዜ እያሳለፍን ነው እንግዲህ ወደ ጥያቄዎቹም ስገባ ሳህኖችን መታጠብ ማጠብ ትወዳለህ የሚል ጥያቄ ነው? እንግዲህ የሳህን ሂደቶችም ወይም ደግሞ የተለያዩ ሰርቪስ የምንላቸው አዎ እንደኛ አገር አጠራር ሰርቪስም እንላለን ሳህን የሚልበት ሂደት አለ ማለት ነው። እንግዲህ እነኚህን ስንመለከታቸው በዋነኝነት እንግዲህ የእያንዳንዱን ይሄን የምንሰራባቸው ወይም ደግሞ ብዙ ነገሮችን ነገሮች ናቸው ማለት ነው። እንግዲህ በዋነኝነት ደግሞ እነኚህን በተገኘው ነገር ከተጠቀምን ደግሞ ለእያንዳንዱ ማህበረሰባችን በጥሙ አገላለጽ ወይም ደግሞ በጥሩ ጽዳት ካስቀመጥናቸው በጣም በጣም ልዩ የሚባል የአመለካከትም ሆነ የሰዎቹ የአስተሳሰባቸውን እንዲቀይሩ በጣም ለምግቡና መገቡም ሆነ ለሚሰጣቸው የተለያዩ ለምሳሌ ቆኖዎች ይሆናሉና ብዙ ነገሮች ይሰጣቸዋል ያ ጊዜ ላይ በጣም ሲያዩት ከለራቸው ልጅ ልብስ የሚባልበት። ሂደት አንዳንዴ የተሳለው ስዕል እና ይህ ደግሞ አንድ እምነት ሊድ የሚጠቅመን የሚችለው ገበያ የሚስብልን ደግሞ ደንበኛ የሚስብልኝ ሂደት አለ ማለት ነው። በዋነኝነት ይሄ ደግሞ ልዩ የሆነ ግንዛቤ የሚፈጥር ነው ብዬ አስባለሁ። እና እያንዳንዱን ደግሞ የ ክህሎት ሂደትንም ስንመለከት በዋነኝነት እያንዳንዱን ለውሳኔ የምናሳልፋቸውን ሂደቶችም ደግሞ ጊዜያቶች በዋናነት በጣም በጣም ከምናስበው በላይ የ ሳህኖችም ደግሞ የመጸዳት የሚገባቸው ነገሮችን ባለማስተዋል ስህተት የምንሰራበት ሂደት አለ ማለት ነው። እንግዲህ ከዚህ ከዚህ አንፃር በተወሰነ መንገድ እንግዲህ ለመጥቀስ ሞክረው ነው ማለት ነው። እንግዲህ በዋነኝነት ያው እንግዲህ የተለያዩ ሳህኖችን ለማጽዳትም ሆነ ለማጠብ የምናደርግበት ሂደት ደግሞ በዋነኝነት የ ሰዎችን የዋናው እያንዳንዱን ያመለካከት ለውጥ ደግሞ ከዚሁ ጋር ተያይዞ በጣም ትልቅ ትልቅ የሚባል የግንዛቤ ለውጥም ሊኖረን የሚገባበት ሂደት ይኖራል ብዬ አስባለሁ። እና ይሄ ደግሞ በዋነኝነት እያንዳንዱን ልንሰራ የፈለግነውን ደግሞ ልንሰራ ያሰብነውን ነገር በአጠቃላይ በልዩ ልዩ የአስተሳሰብ ሂደት ውስጥ የምንመለከትበት ነገር መኖር አለበት ብዬ አስባለሁ። እና እንግዲህ ከጤናችን አንፃር እንግዲህ የተለያዩ ሰርቪሶችን መሆን ሳህኖችን ያለማጠብ ሂደታችን የሚያጋጥሙን ችግሮች ይኖራሉ ማለት ነው። እንግዲህ በዋናነት ስናይ ሳህኑ ካልጸዳ እንግዲህ ለጤናችን መታወክ ደግሞ ለምሳሌ ህፃናት ሲመገቡበት በጣም ያልታሰበ ተቅማጥ እና ተውከት ጥናታው ሲፈጥርባቸው ሂደት አለ። እኛም እንግዲህ አዋቂ ሰዎችንም ስንጠቀመው ምንድነው ምግባችንን ሲረብሽ የሚችለው የተለያዩ ለሰውነት ተስማሚ ያልሆኑ የሰውን ሰውነት የሰውን የስነ ስርዓት የማሰብ የማሰብ ወይም ደግሞ የ የአካላችን ሂደት የሚያከናውንበት ግን ደግሞ የምንመገበው ምግብ በስነስርዓት ተፈጭቶ ወደ እኛ ጤንነት የሚሄደው ይሄዳል ወደ ውጭ የሚወጣው የሚወጣበት ሂደት። ይሄ እያየ እንዳይኖር በጣም ሊያስቸግር የሚችልበት ይሄዳል እና እንግዲህ ከተያይዞ እንግዲህ የሚፈጠርበት ችግር ይኖራል ማለት ነው። እንግዲህ ከዚሁ ጋር ተያይዞ እንግዲህ ማጽናታችን ደግሞ በዋነኝነት ጤናችንን የምንጠብቅበት ሂደት ይኖራል። ሁለተኛ ደግሞ ለሰዎችም ጽዱ አርግተን ስናቀርብ ደግሞ ያመረን ሲሆን ሰዎች በደስታ የሚቀበሉበት ሂደት ይኖራል ማለት ነው። ይህ ደግሞ እያንዳንዱን የ ክህሎት ዘርፍ የምንመለከተው ወይም ደግሞ መልካምነቱን የምንገልጽበት ነው ብዬ አስባለሁ። በተያያዘ እንግዲህ ጥሩ ሳህን ነው የሚደመው ጥሩ ለምሳሌ የምግብ አይነት እንኳን ጥሩ ምግብ ሲቀርብልን ያው የምንመርጠው የተለያዩ ምግቦች ቢኖሩ ጥሩ የሆነው ምግብ ነውና ይሄን ደግሞ በማሰብ ወይም ደግሞ በማስተዋል መተግበር ይኖርብናል ብዬ አስባለሁ። እያንዳንዱ ሂደቶች በተገቢው መንገድ ካየን ጥሩ የሚባል ለውጥ የምናሳይበት ሂደት ይኖራል። እንዲሁ ደግሞ አመለካከታችንን ካልቀየርን በሶስት ወር የምንሰራበት ሂደት

እሺ ወደ ቀጣዩ ጥያቄ ገብቻለሁ ማለት ነው እንግዲህ ብዙ ጥያቄዎችን እያነሳን ነው በጣም ተመችቶኛል በጣም ደስ ብሎኛል እንግዲህ በብዙ መንገድ እያየናቸው እየተረዳናቸው እያወቅናቸው እየሄድን ነው ማለት ነው እንግዲህ ጥሩ ጊዜ እያሳለፍን ነው ብዬ አስባለሁ እኔ እንደተረዳሁት እና እያንዳንዱን የሙያ ክህሎትም ሆነ ያስተሳሰብ ሂደትንም በተገቢው መንገድ የተረዳንበት ሂደት አለ ብዬ አስባለሁና እንግዲህ ወደ ሂደቱም ስገባ ወይም ደግሞ ወደ ጥያቄውም ስገባ እንግዲህ የቤትህ ጣሪያ ምን ከምን የተሰራ ነው የሚል ጥያቄ ነው በጣም ጥሩ ጥያቄ ነው እንግዲህ የቤት ጣሪያ የተሰራበት ሂደት ከተለያዩ ሞዴል የሆኑ ወይም ደግሞ ጥሩ የሆኑ የብረት አይነቶች ነው። እንዲሁም ደግሞ አልፎ አልፎ ግዴታ መግባት ያለባቸው የእንጨት አይነቶችም አሉ ማለት ነው እንግዲህ ያው የቤትን ጣሪያ ስንመለከት መሰረቱን መነሳት ይኖርብናል ብዬ አስባለሁና በዋነኝነት ደግሞ እንግዲህ ማየት የሚገባው ወይም ደግሞ በልዩ መንገድ ቅድሚያ መስጠት የሚገባው ብዬ የማስበው ዋናው ወይም ደግሞ በዋነኝነት የመጀመሪያው እንግዲህ ትልቅ የሆነ የክህሎት ሂደትን የምናጎላበት በዋነኛው መሰረት የምንጥልበት ወይም ደግሞ በቅድሚያ በጣም ድሩን መሬቱን ወደ ውስጥ የምንቆፍርበት ነው ማለት ነው ይሄ ደግሞ የመቆፈራችን ሂደት በዋነኝነት ትልቅ የሆነ የመስመጥ ወይም ደግሞ በጣም ትልቅ የሆነ ርቀት የሚፈጥርልን ሂደት ነው ብዬ አስባለሁ ይሄ ደግሞ እንግዲህ በዋነኝነት የሚፈጥር ሂደት በጣም በጣም ከሚታሰበው በላይ ልዩ የሆነ ፍጥረት ወይም ደግሞ ልዩ የሆነ እርካታ የሚሰጥበት ሂደት አለ ማለት ነው እና ከዚህ ከዚህ አንፃርም ደግሞ ትልቅ የሆነ ክህሎት የምንይዝበት ሂደት ነው ማለት ነው እና እያንዳንዱን የክህሎት ሂደትን ደግሞ በብዙ መንገድ የምንረዳበት ሂደት አለ የሙያ ሂደት እንደመሆኑ መጠን እና ይሄ ደግሞ እንግዲህ በእያንዳንዱ ሂደትን ስንመለከተው ከእንግዲህ ምድር ውስጥ የሚጀምረው መሰረት የምንጥልበት ወይም ደግሞ የቤቱን የምንጀምርበት ወይም ደግሞ ህንፃውን የምንጀምርበት ሂደት አለና መሰረት ነው ለመጣል እንግዲህ መሬቱን በጣም በርቀት የምንቆፍርበት ሂደት አለ ከዛ እያልን ደግሞ በጊዜ ሂደት ከመሰረቱ ወደ መሰረቱን ወደ መጨረስ የምንደርስበት ሂደት አለ እንግዲህ እንግዲህ መሰረቱን ከጨረስን ደግሞ በጊዜ ሂደት ግንባታው በደንብ የምንገባበት ሂደት ይኖረናል ማለት ነው ያው የተለያዩ ክፍሎችን ለመስራት ወይም ደግሞ የተለያዩ ወለሎችን ለመስራት ያንተን የግንባታ ሂደት የምናደርግበት ሂደት ይኖራል ማለት ነው ከዚህ ከዚህ በመቀጠል ደግሞ ከፍ ስንል እንግዲህ ያው በዲዛይን መልኩ በጥሩ መንገድ እየሰራን ከሆነ በኋላ ልክ ወደ ጣሪያው ስንቃረብ ብዙ ነገሮች የምናይበት ሂደት አለ ለምሳሌ ከስር ኮርኒስ የምንለው ከጣሪያው በታይ ጋር እሱንም ከግንዛቤ አስገብተን የምናይበት ሂደት አለ ማለት ነው እና ይሄ ደግሞ በዋናነኝነት ጥሩ የሆነ የአስተሳሰባችንም ሆነ የስራውን ሂደት በተገቢው መንገድ የሚለውጡበት ሂደት ነው ብዬ አስባለሁ እና እያንዳንዱን የሙያ ክህሎት ስንመለከተው በጣም በልዩ ልዩ ሁኔታ የሚያስደስተኝ ደግሞ መልካም የሚባልበት ሂደት ነው ማለት ነው እና ከዚህ ከዚህ አንፃር ደግሞ ዋናው ዋናው ስናየው የአመለካከታችን ሂደት ከዚህ ጋር ተያይዞ ትልቅ የሆነ የቤት አሰራር ሂደት መኖር አለበት እና ከዛ ወደ ጣራው ደግሞ ስንወጣ ያው ጣራው እንግዲህ በጣም ደስ በሚል ዲዛይን ተሰርቶ መጨረሻ ላይ እንግዲህ ቆርቆሮ የሚለብስበት ሂደት ይኖራል ማለት ነው የትኛውም ቦታ ላይ ይህ ይህ የመጨረሻው ስራ ነው እና እንግዲህ ጣራው የተለያዩ እንጨቶችን ሊያስፈልጉት ይችላሉ የተለያዩ ብረቶች ሊያስፈልጉት ይችላሉ እና ከዚህ በመቀጠል ነው እንግዲህ ወደ ጣሪያው የምንሄደው ወይም ደግሞ ወደ ቆርቆሮ ማልበሱ የምንሄደው እና እያንዳንዱን የምናለብስበትንም ሂደት ደግሞ በዋነኝነት ትልቅ የሆነ ውጭ የሆኑትንም ሂደት የምናስተካክለው ወይም ደግሞ የምናይበት ሂደትም በዋነኝነት ይኖራል ማለት ነው እያንዳንዱን ስራ ከሰራን በኋላ የመጨረሻው የመጨረሻው መደምደሚያ የምንለው እንግዲህ ጣሪያው ነው ማለት ነው ጣሪያውን ደግሞ በተገቢው መንገድ ከጨረስን የእያንዳንዱን ስራ በጣም ከፊል ወይም ደግሞ በከፍተኛው ሁኔታ እየጨረስን ነው ማለት ነው። እና ይሄን ታሳቢ አድርግተን በተገቢው መንገድ ከሰራን እያንዳንዱን የሙያ ሂደትንም የምናስተካክልበት ወይም ደግሞ የምናሳምርበት ሂደት ይኖራል ብዬ አስባለሁ እና እንደ አጠቃላይ በብዙ መንገድ ተመልክተናል እና